የስራ ጊዜ ገደብ ታስተካክላለህ? አዎ አስተካክላለሁ ያ ማለት ስራዎችን በእቅድ በእቅድ ከፋፍዬ አስቀምጬ በቅደም ተከተል መስራት ፈልጌ ከሆነ እና መጨረሻ ያስቀመጥኩት ስራ አሁን መስራት የምችለው ከሆነ መጀመሪያ አያለው ደግሞ አሁን መስራት ማልችለው ከሆነ የስራ እቅዴን አቀያይራለሁ ማለት ነው። ያማለት አንዴ የታቀደ እቅድ ቋሚ ሆኖ መቀጠል አለብህ ማለት አይደለም እንዳስፈላጊነቱ ይካሄዳል። ያማለት አመቺ አመቺ የሆነውን ወይም ደግሞ አንድ ስራ እንድሰራ ያለኝን ግብአት ተጠቅሜ መስራት አለብኝ። እንጂ ያንኛውን ስራ ቀጣዩን ስራ ለመስራት ግብአት እያለኝ የመጀመሪያውን ፊት ግብአት ፈልጌ ልስራ ግብአት ከሌለኝ ይህ ማለት እቅድ የለም። ስለዚህ እቅዱን ገደቡን እየቀያየርኩ ሰአቱን እያቀየርኩኝ የዛኛውን በዛኛው ቦታ እያጠጋጋሁ መስራት እችላለሁ ማለት ነው። ይሄና ለስራ ፍጥነት ይጠቅማል እንጂ አይጎዳም። ስለዚህ የስራ ጊዜን ገደብ ማስተካከል በጣም ጠቃሚ ነው እየታየ እንደ ስራው እየታየ ይቀያየራል